ቀርቅሃ በአካባቢው ያድጋል ወይ? የሚለው ጥያቄ እንግዲህ ቀርቅሃ እንደሚታወቀው ብዙ ጊዜ እርጥበታማ ወይም ረግረጋማ በሚባሉ አካባቢዎች ላይ የሚበቅል ተክል ነው። ለተለያዩ አላማዎች ይውላል። በእኛ አካባቢና ሀገር ነባራዊ ሁኔታ። ቀርቅሃ ለቤት መስሪያነት ወይም ማስዋባያነት ላጥር የተለያዩ የግቢ ዲኮሮችን ለመስራት። በጣም ቀለል ያሉ የመዋቢያ የቤት መዋቢያ። ስራዎችን ለመስራት ለወንበር ለአልጋ የተለያዩ በጣም ለጣራ ባህላዊ የሆኑ የሬስቶራንት እና የምግብ መመገቢያ ቤቶችን ለማስጌጥ ለማዘጋጀት የሚው በጣም መጠነ ሰፊ አገልግሎት ያለው የእንጨት ወይም የጽዋት አይነት ነው። ስለዚህ ቅርቅሃ አሁን ላይ በተለይ በከተማችን በአዲስ አበባ በከፍተኛ መነቃቃት ላይ ያለ ስራ እድል የሚፈጥር ሁኔታ ነው። በመንግስት ደረጃ ታቅዶ እየተሰራ ያለው የወንዝ ዳር ፕሮጀክቶች አካባቢያቸውን ወይም ፕሮጀክቶችን በቅርቅሃ ለማስዋብ እየተደረገ ያለ ጥረት አለ ይበል የሚያሰኝ ነው። ከዛ በተጨማሪ ደግሞ አሁን በከተማችን ላይ በጣም ብዙ የሆኑ ባህላዊ ሬስቶራንቶች እና ምግብ ቤቶች እየተስፋፉ የሚገኙበት ወቅት እንደመሆኑ መጠን እነዚህ ቤቶች ቦታቸውን ወይም ውስጣዊ ዲዛይናቸውን በቀርቅሃ እንዲሰሩ እያደረጉ ያሉበት አጋጣሚዎች በስፋት ይስተዋላሉ። ለዚህ ከዚህ አንፃር ቀርቅሃ ዘርፈ ብዙ የሆነ ጠቀሜታ እና አገልግሎት እየሰጠ ያለ እፅዋት ነው። ስለዚህ በአካባቢያችን ላይ መጠነኛ የሆነ ቀርቅሃ ሚበቅልባቸው አካባቢዎች አሉ። በብዛት ግን ቀርቅሃ የሚበቅልባቸው አካባቢዎች ቅድም ለመናገር እንደሞከርኩት በወንዝ ዳርቻ አካባቢ ረግረጋማ በሚባሉ ቦታዎች አካባቢ የሚበቅል እንደመሆኑ መጠን በከፍተኛ ሁኔታ በአዊ አካባቢ ወይም ደግሞ ወደ ኮሶ በር አካባቢ ከፍተኛ የሆነ ቀርቅሃ ምርት አለ። ወደ ደቡብ ክልል በጉራጌ ዞን አካባቢ ደግሞ ወደ ጉመር ጌቶ እና ሞር አካባቢ ላይ ከፍተኛ እንደጋኝ ሚባሉ ቦታዎች ላይ ከፍተኛ የሆነ የቀርቅሃ ምርት የሚገኝበት ቦታ ነው። እንጂ እንደ አዲስ አበባ ወይም ደሞ እኔ በምኖርበት አካባቢ የቀርቅሃ መጠኑ በመጠን አነስተኛ ነው። ስለዚህ በብዛት የሚበቅለው የሚያድግበት አካባቢ የተወሰኑ ቦታዎች ላይ ነው የሚስተዋለው ማለት ነው። ከዛ ውጪ ግን ከተለያዩ አካባቢዎች እንደዚህ የቀርቅባዎችን እያመጡ ባለሙያዎች የቀርቅሃ ምርቶችን የተለያዩ አገልግሎት እያዋሉ ይገኛሉ። ይሄም እውነት ለመናገር በጣም ይበል የሚያሰኝ እና የተወደደ የተቀደሰ ስራ ሚሰራበት ነው። በሚፈልገው አይነት ዲዛይን በሚፈልገው አይነት ቅርጽ እንዲወጣ ማድረግ ስለሚቻል ቀርቅሃን ለተለያዩ አገልግሎቶች ማዋል። አሁን እየተዘወተረ የተለመደ የመጣ አሰራር ነው ማለት ነው።

በየትኛው ቀን ወደ ገበያ ትሄዳለህ? እሺ ያው አብዛኛው ጊዜ ያው ከተማ እንደ ይሄ እንደማ አደጋችን እና እንደመኖራችን መጠን ገበያ በየትኛውም ጊዜ ገበያ አካባቢዎች ይኖራሉ ጉሊት ቦታ ላይ ገበያዎች አሉ። መርካቶ በሚገባው በሰአት ላይ ሳምንት ሙሉ የገበያ ወቅት ነው ያለው ገበያ የሚከናወንባቸው ቦታዎች ናቸው ያሉት። ስለዚህ ዝግጁ የሆነ አቅም አለው ጊዜ የተመቻቸለት ሰው በየትኛውም ቀን ወደ ገበያ ሄዶ የሚፈልገውን ነገር ገዝቶ የሚመጣበት ሁኔታዎች የተመቻቹ ነው። ከተማ እንደመሆኑ መጠን ነገር ግን ወደ ገጠሩ አካባቢ ስንሄድ እንደዚህ አይነት ነገሮችን የማግኘት እድል ጠባብ ነው። በተለይ በጣም ከከተማ ራቅ ያሉ አካባቢዎች ላይ በሳምንት አንድ ቀን ወይም ደግሞ ሁለት ቀን ብቻ ነው የገበያ ቀናት የሚከናወኑት። እና ሰዎች የሚፈልጓቸውን ነገሮች ለተለያዩ ለቤት የሚያስፈልጓቸውን ቁሳቁሶች የሚገዙበት ቀን እነዚህ የተመረጡ ቀናቶች ብቻ ይሆናሉ። ምናልባት ብዙ ጊዜ ግን የተለመደው ቅዳሜ እና ማክሰኞ ሀሙስ ቅዳሜ ሮብ ገበያ ለብቻው አርብ ገበያ እየተባሉ በቀናቶች በሚውልበት ቀን መሰረት የገበያ አካባቢዎችን የሚሰይሙበት አጋጣሚ ይኖራሉ። ስለዚህ ከዛ አንፃር ይሄ ነው የሚባል የገበያ ቀን የሚሰየባቸው ቦታዎች አሉ አካባቢዎች አሉ። ነገር ግን ወደ ዋና ጥያቄን ስንመጣ እኔ ገበያ የምሄደው በሳምንት ምናልባት የተለያዩ ለቤት አስቤዛ የሚሆኑ አትክልቶችን ለመግዛት በሳምንት አንድ ቀን በአስራ አምስት ቀን አንድ ቀን እሄድ እችላለሁ። እንጂ ከዛ ውጪ ግን በብዛት ወደ ገበያ የምወጣው የሚሄደው በወር አንድ ጊዜ ባለቤቴ ሰአቷን አመሻሽታ የእረፍት ጊዜዋ በሚሆንበት ሰዓት ላይ ከእሷ ጋር የወር አስቤዛዎችን ለመግዛት ከባለቤቴ ጋር የማወጣው አሙስት ቀን ነው በብዛት በብዛት ማለት ነው። ከዛ ውጪ ግን የሷ የእረፍት የስራ ሁኔታ ቋሚ የሆነ የእረፍት ቀን ስለማይሰጣቸው በስራው ባህሪ ምክንያት ምናልባት በሳምንት ሰኞ ሊሆን ይችላል ማክሰኞ ሊሆን ይችላል። እሮብ ወይም ሀሙስ ሊሆን ይችላል። አርብ ወይም ደግሞ ቅዳሜ እሁድ ከሰባቱ ቀን አንድ ቀን ተመርጦ ብቻ ሊሰጥታት ስለሚችል በዚህ ምክንያት። ወጥ የሆነ የገበያ የምንሄድበት ቀን የለንም። ነገር ግን አሁን ካልኩት ነባሪያዊ ሁኔታ አንፃር ቀናትን ምንወስነው በባለቤቴ የእረፍት ቀን ላይ ተወስኖ ነው ማለት ነው። ከዛ ቀለል ቀለል ያሉ አዝቤዛዎች ወይ ደግሞ ማለት ልንጠቅብባቸው የምንችላቸው ወጪዎች ካሉ መግዛት የሚጠበቅብን ካለ ግን ቀን ሳንመርጥ በተገኝው አጋጣሚ ተለያዩ ቁሳቁሶችን የሚያስፈልጉ ነገሮችን ልንገዛ ወደ ሱቅ ልንመጣ እንችላለን። እንጂ ተወሰነ የቀነ ገደብ የለውም ለማለት እፈልጋለሁ

ለበጎ አድራጎት ሰርተህ ታውቃለህ ወይ? እሺ እንግዲህ አዎ እንደምታውቀው በጎ አድርጎት ሰዎች የተለያዩ የሰዎችን እገዛ የሚያስፈልጋቸው ሰዓት ላይ ሰዎች በገዛ ፈቃዳቸው ወይም ራስ ተነሳሽነታቸው ሰዎችን እርዳታ የሚያደርጉበት የሚያግዙበት የተለያዩ ማህበራዊ የሆኑ ጉዳዮችን የህይወታቸውን የግል ህይወታቸውን እንዲቀና የሚያደርጉበት ተሳትፎን የሚጠይቅ የልብ ቅንነትን የሚጠይቅ ከውስጥ የምነጨ በሰው ግፊት ሳይሆን በራስ ተነሳሽነት ተነሳስቶ የሚፈጸም የአድራጎት ወይም መልካም ፍቃደኝነት ሁኔታ ነው። ስለዚህ ምናልባት በድርጅት ታቅፌ ወይም ደግሞ የተለያዩ በጎ ህሊና የአላቸው መልካም ማሰብ የሚችሉ ለሰዎች ጥሩ እሳቤ የአላቸው ልበ ልበቀናዎች የ አሉ አገራችን ላይ በጣም ብዙ ቁጥር በጣም ብዙ ባይባሉም ከህዝቡ ቁጥር አንፃር እጅግ በጣም ብዙ የሚባል ቁጥር ባይሆንም በተለይ እንደ አዲስ አበባችን ጥቂት የበጎ አድራጎት ደርጅቶች ይገኛሉ። ለአብነት ያክል ገርጌሲኖን የአእምሮ ህሙማን ማከል እና አሁን በአገራችን ላይ በጣም በስፋት እየተጠቀሰ የሚገኘው መቄዶንያ የአረጋውያን እና የአእምሮ ህሙማን መርጃ ማዕከል ወይም ድርጅት በስፋት ከሚጠቀሱት በጎ አድራጎት ድርጅቶች ውስጥ ይጠቀሳሉ። በግንባር ቀደምነት ይጠቀሳሉ። እና እንደነዚህ አይነት ድርጅት ወይም ተቋማት ውስጥ ገብቼ የበጎ አድርጎት ስራዎችን ሰርቼ አላውቅም። ነገር ግን በአካባቢያች ላይ በተለያየ አጋጣሚ ከቤታችን በምንወጣበት ጊዜ ሰዎች የኛን እገዛ የሚፈልጉ የገንዘብም የጉልበትም እገዛ እንድናደርግላቸው በሚጠይቁበት ሰዓት ላይ። የራሴን የማህበራዊ የሆነ ግዴታ ማህበራዊ የሆነ ሀላፊነትን ለመወጣት ጥረት ከሚያደርጉት ሰዎች ውስጥ ልመደብ እችላለሁ። ስለዚህ የበጎ አድራጎት ሰርተህ ታውቃለህ ወይ? የሚለው በድርጅት ውስጥ አቅፌ ባልሰራም። በግሌ ግን የኔን እገዛ የሚፈልጉ ሰዎች በማገኝበትም በሚያቀጥመኝ ሰዓት ላይ እገዛዬን ሳልሰስት ሳልደብቅ አቅም የፈቀደውን ሁሉ ያደረኩኝ ወደ ስራ የምሄድባቸው አገጠምች ይኖራሉ። በማህበራት ውስጥ ግን ገብቼ ሰርቼ አላውቅም። እውነት ነው የምናገር ይሄን ይመስላል ያለው የከሳት አንፃር ነው እንጂ ብዙ ማውራት ይቻል ነበር